የምወደው ሽታ የጽጌረዳ አባባ ሽታ በጣም እወዳለሁ የጽጌረዳ አባባ ሽታ ብቻ ሳይሆን የብርቱካንም ሽታ በጣም እወዳለሁ የብርቱካን ሽታ ሳሸት በጣም ደስ ይለኛል መንፈሴ ራሱ ታደሳል። የሙዝ ሽታም አልጠላም።

ስታምም ከስራ አልቆይም። ለምን ግዴታ መታከም ስላለብኝ። ስራ ላይ አልቆይም ሂጄ እታክማለሁ። የምሰራበት ድርጅትም የህክምና ዋስትና ስለሰጠኝ። ስታመም ከስራ ትቼ ሄጄ እታከማለሁ። በጊዜ

የመጀመሪያ ምግቤ የዛሬው ፉል ነው። ፉል በጣም ነው የምወደው። ፉል የሚባል ምግብ እኛ ጋ አለ። በባቄላ ነው የሚሰራው። ባቄላ ተቀቅሎ ከዛ በሽንኩርትና በቲማቲም በተሰራ ቁሌት ጋር ይደባለቅና በዳቦ ይቀርባል። ደስ የሚል ምግብ ነው።